ሻማ መብራት ትወዳለህ ወይ ነው የሚለው ጥያቄው? ሴት ነኝ እና ሻማ ማብራት ትወጃለሽ ወይ ወደሚል አስተካክለነው መመለስ እጀምራለሁ። እሺ ስለሻማ ሳስብ ማለት ደስ የሚል ነገር አለው። እንደውም መብራት ባልጠቀም ሻማ ማብራት እንደው ማታ ማታ እንደው ባበራ ምናምን ደስ ይለኛል ተሳክቶልኝ አያውቅም እንጂ። ስለዚህ ሻማ መብራት ትወዳለህ ወይ ነው የሚለው? አዎ እወዳለሁ ደስ ይለኛል። ግን ደግሞ ብዙ ጊዜ ተግባራዊ አላደረገውም ምናልባት እንደዚህ በዓላት ምናምን ሲሆኑ ሻማውን እለኩሰዋለሁ አበረዋለሁ። እንጂ ሆን ብዬ ሀሳቡ ራሱ እያለኝ የማብራት ሀሳቡ ደስ የሚል ነገር እንዳለው እያወቅኩኝ ማታ ማታ በሱ ማንበብ ብችል። እንደውም መብራቴን አጥፍቼ በዛ ማምሸት ብችል ደስ ይለኛል። ግን ተግባራዊ አልጌው አላውቅም ግን ደስ ይለኛል በቃ። ሻማ ደስ የሚል ነገር አለው እና ደስ የሚል ኢነርጂም አለው። ስለዚህ ሻማ ማብራት ትወጃለሽ ወይ ለሚል ጥያቄ? ያው ተግባራዊ አድርጌው አላውቅም። የተወሰነ ጊዜ ነው ያበራሁትኝ ግን ደግሞ ልምዴ ቢሆን ደስ ይለኛል። ስለዚህ ሻማ ማብራት በጣም እወዳለሁ ነው መልሴ አመሰግናለሁ

ከፀሀይ እንዴት ትጠበቃለህ የሚል ጥያቄ ነው የመጣው ያው ሴት ስለሆንኩኝ ከፀሀይ እንዴት ትጠበቂያለሽ ተብዬ ለምጠየቀው ጥያቄ መልሴ ምንድነው? አንደኛ በተቻለኝ መጠን በፀሀይ አለመውጣት ነው። በፀሀይ ላለመውጣት እሞክራለሁ ከዛ ሲቀጥል ደግሞ በቃ ግዴታና መውጣት ካለብኝ ምናምን ጥላ እይዛለሁ። ጥላ እጠቀማለሁ ማለት ነው። ከዛ ደግሞ ሌላኛው ደግሞ በፎቅ ስር ለመሄድ እሞክራለሁ። እንደዛ ነው ብዙ ጊዜ የማደርገው። ቅዝቃዜ ይኖራል በዛ ስር ሄድ ጥላም ይኖራል እና ብዙም አልጎዳም። አለበዛ ግን በጥላ ራሱ በጣም የሚጎዳ አይነት ፀሀይ ላይ ነው በጣም በቃ የዛሬው ፀሀይ ራሱ በስመ አብ ዛሬ የአመቷ ድንግል ማርያም ቀን ነበር። እና እሱን ራሱ ያከበር የሳከበር በቃ ፀሀይ በጣም ነበር ነበረ። እና ፀሀዩ አይቻልም አሁን ላይ ያለው ኢትዮጵያ ውስጥ ያለው ፀሀይ ከባድ ነው። እና ከፀሀይ እንዴት ትጠበቃለህ ጥላ መያዝ? እዛው ያለሁበት ቦታ መቆየት ጥላው እስኪያልፍ ድረስ ቤትም ከሆነ ከቤት አለመውጣት ከዛ ሲቀጥል ደግሞ ጥላ ጥላውን ለመሄድ መሞከር ጥላ ራሱን ማጥላት መያዝ። በቃ እንደዛ እንደዛ ነው የማደርገው እና በተቻለኝ መጠን ደግሞ ያው ውሃ መጠጣት። እንደዛ አይነት ነገሮችን ለጤናዬም ፀሀይዋ ጤናዬንም እንዳትጎዳኝ እንዳት ሀይሌንም እንዳትወስድብኝ እንደዛ አደርጋለሁ ማለት ነው። ብዙ ጊዜ የማደርገው እንደዛ ነው። ሌላ ተጨማሪ እንኳን ብዙም የለኝም። ሌላ ተጨማሪ በቃ ከፀሀይ እንዴት ትጠበቂያለሽ ለሚለው ጥያቄ በጥላ። ጥላ ጥላውን በመሄድ በተቻለ መጠን ከቤት አለመውጣት ከወጣሁም ደግሞ ፀሀዩ እስኪያልፍልኝ ድረስ የወጣሁበት አካባቢ ለመቆየት መሞከር መጣር። እንደዛ እንደዛ ነገሮችን አደርጋለሁ በተረፈ ደግሞ ለጤናዬ ደግሞ በጣም ፀሀይዋን እንዳትጎዳኝ ውሃ እጠጣለሁ። በተቻለኝ መጠን ውሃ እጠጣለሁ። በጣም እንደዛ ነው የማደርገው አመሰግናለሁ

ስነ ጥበብ ትወዳለሁ ወይ ነው የሚለው ጥያቄው? ስነ ጥበብ ያው ማየት እወዳለሁ ማለት ደስ ይለኛል ምክንያቱም አርት ብዙ ጊዜ በጣም ነው የሚገርመው ከራሳቸው ከውስጣቸው በጣም ተጨንቀው ተጠበው ስለሚሰሩት በቃ ደስ ብሎኝ ነው የማየው የምመለከተው ማለት ነው። ትወዳለህ በማድነቅ ደረጃ አዎ ልምዱ የለኝም መስራት አልችልም። ምንም አይነት የሰነጥበብ ሙያ የለኝም ግን ደግሞ ሳየው በቃ ከተፈጥሮ ጋር የሚያገናኝ አለ አንዳንዱ ከራሴ ጋር የሚያገናኘኝ አለ ነገሮችን በሌላ እይታ እንዳየ የሚያደርገኝስ የስነጥበብ ውጤት አለ። እና ከስነ ጥበቡ ባሻገር ምን ይገዛኛል? ያንን ስነ ጥበብ የፈጠረው ሰውዬ በጣም ይገዛኛል ምን አይነት ጭንቅላት ነው ምን አይነት ማስተዋል ነው? ምን አይነት ልበ በረሃንነት ነው ብዬ እንዳስብ ነው የሚያደርገኝ እና እውነት ስነ ጥበብን እሚሰሩ እጆች የተባረክ ይሁኑ እላለሁ። ስነ ጥበብ ትወዳለህ ወይ ለሚለው ጥያቄ? ያው በማድነቅ ደረጃ እወዳለሁ። ስለ ስራው ግን በቃ ምንም የማውቀው በቃ ምንም ሙያውም የለኝም ልምዱም የለኝም እንዴት እንደሚሰራም አላውቅም። ግን እነዛን የፈጠሩ እጆች እነዛን የቀረጹ እጆች የተባረኩ ይሁኑ ነው የምለው ብዙ ጊዜ አመሰግናለሁ

ለስራ ትጓዛለህ ወይ የሚል ጥያቄ ነው የመጣልኝ? አይ ያው ሴት ስለሆንኩኝ መጀመሪያ ለስራሽ ትጓዣለሽ ወይ የሚለውን ጥያቄ ለመመለስ ያህል አይ አልጓዝም። ብዙ ጊዜ ምንድነው የማደርገው? በቃ በተቻለኝ መጠን በተቻለኝ መጠን ቤት ለመስራት ነው ነገሮችን የምሞክረው። ስራዎቼን የምሰራው በቃ ቤት ሆኜ መስራት እችላለሁ የኔን ስራዎች እና እንደዛ ነው እማደርገው ግን ደግሞ መውጣት ካለብኝ ግን በቃ በታክሲ ነው። ምሄደው ብዙ ጊዜ በታክሲ ነው ያው የራሴ መኪና የለኝም። የራሴ ነገር የለኝም ግን በተቻለኝ መጠን ያው ወጥቼ በታክሲ ነው የምሄደው እንጂ። በእግሬ አልሄድም ግን ደግሞ ምንድን ጉዞ ምንድነው በእግር ነው ወይ በታክሲ ነው ወይ በፈረስ ነው ወይ በባቡር ነው የሚል አይደለም ትጓዛለህ ወይ ነው የሚለው አይ አልጓዝም። ብዙ ጊዜ ስራዬን የምሰራው ቤቴ ውስጥ ሆኜ ነው ስለዚህ መጓዝ አይጠበቅብኝም። ግን ደግሞ ስለመጓዝ አንዳንዴ በጣም ጥሩ ነው እላለሁ። ቁጭ ብለን እቤት ውስጥ ከምንሰራ መሄድ ቢቻል እንደው ሰውነታችንን ማንቀሳቀስ ቢቻል እንደው አሁን ላይ ልምድ ላደርገው የምፈልገው ነገር ምክንያቱም ለውጡን አያየዋለሁ። ከዛ ባለፈ ደግሞ ባይገርምህ ጓደኛዬ በጣም ተጓዥ ነች በቃ በጣም ወክ ትወዳለች እና በተቻላት መጠን በቃ ስለ እሷም ትነግረኛለች ስለ ጥቅሙ ማለት ነው። እንደው ተጉዤ በእግሬ ባየው አንዳንድ ጊዜ ደግሞ ብለማመድ ደስ ይለኛል። ምናልባት ይሄ ጥያቄ ደግሞ ወደ ሌላ ሊወስደው የሚችለው ምንድነው ትጓዛለህ ወይ ማለት ብዙ ጊዜ ኢትዮጵያ ውስጥ የተለመደው ትጓዛለህ እንዴ? ትሄዳለህ እንዴት ሲባል ወደ ክፍለ ሀገር ነው። አንዳንድ ስራዎች አሉ ክፍለ ሀገር የሚሰሩ ክፍለ ሀገር ሄደው እዛ ሰርተው መጥተው እንትን እሚሉና እንደዚህ አይነትም ጥያቄ ያለው ይመስላል። ለማንኛውም እኔ በእግሬም አልጓዝም ብዙ መንገድም አልሄድም ከሄድኩም በታክሲ ነው። ረጅም መንገድም አልሄድም ማለት ነው። ይሄ ካልኩኝ ይበቃኛል አመሰግናለሁ

በጣም እኮ ነው ሚያማምረው በጣም ነው ሚያማምረው በእጅ የሚሰራ ታደርጋለህ ወይ ነው ጥያቄው? በእጅ የሚሰራ በጣም ነው የሚያማምረው በነገራችን ላይ። በጣም በጣም ብዙ በእጅ የሚሰሩ ነገሮች። አሉ እና በቃ የነሱ አድናቂ እኔ በጣም ነው የሚገራርሙኝ የሚገራርሙ ተደርገው ነው የሚሰሩት እና አዎ ታደርጋለህ ወይ ለሚለው ጥያቄ አዎ በደንብ በሚገባ አደርጋለሁ። አሉ በጣም የምወዳቸው ሹራቦች አሉ በእጅ የሚሰሩ። ዳንቴሎች አሉ ቤት ውስጥ እናቶቻችን ድሮ የሚሰሯቸው ዳንቴሎች አሉ በክር ክር ይገዙና በቃ ዳንቴል። እኔ ያልተማርኩት አንዱ ነገር ነው እኔ ብማረው ደስ የሚለኝ ከእናቴ ብወስደው ደስ ይለኝ ነበረ። ሹራቡ ካልሲው ኮፍያው ስከርቡ እነዚህ ነገሮች ሁሉ በእጅ ነው የሚሰሩት አሁን ደግሞ ጌጣጌጦች አሉ የጆሮ የአንገት በቃ የሚገራርሙ ጫማ ሳይቀር እኔ በጣም ነው የሚገርመኝ። እንዴት አድርገው እንደሚሰሩት እና በጣም የሚገራርሙ ሀገራችን ውስጥም ውጭም እየተሰሩ ያሉ የእጅ ስራ ውጤቶች አሉና በጣም በጣም የሚገራርም በቃ ይሄ ነገር። በእጅ ይሰራል እንዴ ይሄ ነገር እንደዚህ በእጅ ተሰርቶ ጫማ ይሆናል እንዴ እስክል ድረስ። ያስገረሙኝ የስራ ውጤቶች አሉና በእጅ የሚሰራ ስራ ታደርጋለህ ወይ ለሚለው ጥያቄ ደስ እያለኝ ነው የማደርገው። በደንብ ደግሞ ክረምት ሲሆን ኮፍያው ደስ ይለኛል። ፀጉሬን በቁጥጥር እሰራና በዊግ እሰራና ከዛ ኮፍያውን አደርጋለሁ ስከርቦች አሉ በቃ አንገት ላይ የሚደረጉ በቃ ብዙ ነገሮች አሉ ካልሲዎች አሉ በጣም ብዙ ነገሮች አሉ አረ በእጅ የሚሰሩ ነገሮች። እንደውም አንድ ነገር አስታወስከኝ የዛሬ አመት ይመስለኛል የዛሬ አመት አካባቢ አንድ በቴሌግራም ያወኳት። ሶፊያ የምትባል እህት ነበረችኝ እና በሶሻል ሚዲያ ነው የማውቃት። እዛ በቃ ተግባባን ምናምን ትልቅ ሰው ነች እግዚአብሔር ይመስገን በህይወት በጣም የስራ ልምዷን ምናምን ታካፍለኛለች እና የሚገርመው በጣም የሚገርም የእጅ ጥበብ እንትኖች ትሰራለች በእጇ። የአንገት ሃብሎች የጆሮ በቃ የሚገራርም በቃ የእጅ ፀጉር ላይ የሚደረጉ ነገሮች ምናምን ምናምን ትሰራለች። በቃ በእጇ ምን ያህል ጊዜ ሊፈጅባት እንደሚችል አላውቅም። ግን ደስ ብሏት እንደምታደርገው ምናምን ስራዎቿን ምናምን ሁላ ፎቶ ላከችልኝ እና በቃ በጣም ነው የሚገርመው። ውጭ ሀገርም ስለሆነ አሜሪካ ነው እሷ የምትኖረው እኛ የምንኖረው ኢትዮጵያ ነው እና እንዴት አድርጌ ልግዛት እል ነበረ? ብዙ ጊዜ እና በቃ በጣም በሚገርም ሁኔታ የዛሬ አመት አካባቢ ነው ለጥምቀት አካባቢ ለገና አካባቢ ነው። ላከችልኝ በሰው ማለት ነው በቃ በጣም ነው በጣም ነው የገረመኝ። በጣም እና አሁን ራሱ ድረስ አሉ እነሱ የአንገት ሃብልና የጆሮ ነው የላከችልኝ በእጇ የሰራችውን ማለት ነው። እና እንዴት ደስ እንደሚል እንዴት እንደሚያምር ስለዚህ በእጅ የተሰራ የሚሰራ ነገሮች ደስ ብሎኝ የምጠቀማቸው ነገሮች ናቸው ማለት ነው። ይኸው ከስራ ልምዴም ካየሁትም ምናምን እንግዲህ ተናግሬያለሁ እጅግ አድርጌ አመሰግናለሁ። እንግዲህ አመሰግናለሁ

ሳንቲም ትቆጥባለህ ወይ የሚል ጥያቄ ነው የመጣልኝ ያው ሴት ስለሆንኩኝ ትቆጥቢያለሽ ወይ? ሳንቲም ትቆጥቢያለሽ ሆይ ብዬ መመለስ ልጀምር ውይ አልቆጥብም ሳንቲም አልቆጥብም። ምንም አይነት ሳንቲም ከታክሲ የሚመለሱ ሳንቲሞች ምናምንም በፊት እንደውም ሳንቲም ነበር አሁን እንደውም እየቀረ ነው ኢትዮጵያ ውስጥ ግን ካለኝም ያው ለየኔቢጤም ምንም ምንም እሰጠዋለሁ እዛው እንጂ የማስቀመጥ ልምድ የለኝም። አሁን ለምሳሌ ስራ የሆነ ስራ ሰርቼ ባንክ ውስጥ የሆነ ገንዘብ ከገባልኝ በቃ አውጥቼ ገንዘቡን ቤት ማሟላት ያለብኝን ነገር ነው የማሟላው እንጂ ይሄ ነገር ለዚህ ይሁን ይሄ ነገር ተጠራቅሞ ትልቅ ደረጃ ይደርሳል ይሄ ነገር የሆነ ጊዜ ትንሽ ይጠራቀምና መቶ ሁለት መቶ ሶስት መቶ እያረኩ ላጠራቅመውና ለራሴ የሆነ ነገር ላድርግ ህይወቴን ይቀይርልኛል ምናምን የሚል ሀሳብም ብዙም የለኝም። አውቃለሁ በህይወት በጣም ብዙ ነገር እንደሚያስፈልገኝ ግን በቃ ያለችኝን ነገር እዛው ከቤተሰቦቼ ጋር ተካፍዬ የማካፍላቸውን ነገር አካፍያቸው ምናምን ነው የምንኖረው እንጂ የተለየ የሳንቲም የማስቀመጥ ልምድ የለኝም። እንደው ቢኖርሽስ ምናልባት ወደፊት ቤቴ ሙሉ ከሆነ ቤቴ ከተሰራና ቤቴ ሙሉ ከሆነ ቆጥቤ ቢያንስ እንደው በወርም በሁለት ወርም በሶስት ወርም የተወሰነ ደረጃ ከደረሰልኝ በኋላ ሰዎችን ሰፖርት ማድረግ ሰዎችን ባግዝበት ደስ ይለኛል እሱን ማድረግ ከቻልኩ ማለት ነው። ሳንቲሙን ቆጥቤ እሱን ማድረግ የምችል ከሆነ ሰዎችን የምረዳ ከሆነ ሰዎችን የወደቁ እናቶችን አባቶችን እህቶችን ልጆችን ወንድሞችን የማነሳበት ከሆነ ወይም ደግሞ ለእነሱ አንድ ቀን የቸገራቸው ለምሳሌ ምግብ ሊሆን ይችላል ምሳ ሊሆን ይችላል ምሳ ጋብዣቸው ቢሆን ገዝቼላቸው ቢሆን እንደዛ እንደዛ አይነት ነገር የማደርግበት ቦታ ሳንቲሙን ቋጥሬ መልካም ይሆናል። አለበለዛ ግን ለየትኛው ጊዜ ነው ሳንቲም የምቆጥበው። ምክንያቱም አንደኛ የሚመጣውም ገንዘብ እየበቃኝ አይደለም ያለው ስለዚህ ሳንቲም የመቆጠብ ልምድ የለኝም። እውነት ለመናገር የለኝም እና ምክንያቶቼ ደግሞ አሁን የጠቀስኳቸው ናቸው ማለት ነው። አብዛኞቹ ይሄን ይመስላል አመሰግናለሁ

የምትወደው አትክልት ምንድነው ነው? የሚለው ያው እኔ የምጀምረው የጥያቄዎቹን በማስተካከል ነው የምጀምረው ምክንያቱም እነዚህ ሁሉ ጥያቄ የተጠየቁት በ ሴት ነው በወንድ ነው ስለዚህ እኔ ደግሞ ሴት ስለሆንኩኝ በሴት እየቀየርኩኝ ነው የምመልሳቸው። የምትወደው አትክልት ምንድነው ተብዬ ከተጠየቅኩኝ የምወደው አትክልት። ብዙም አትክልት ወዳድ አይደለሁም አሁን ለምሳሌ ሙዝ አልበላም ሙዝ አልበላም ስለሚያመኝም ጭምር ነው አንድ ሁለት ሶስቴ በልቼውም በጣም ረብሾኛል። ሙዝን እና ከዛም አንፃር ሙዝ አልበላም። ሌላው ደግሞ አቮካዶ በቃ አሁን ላይ እየወደድኩት ያለሁት የምግብ አይነት ነው። እንደውም እየተወደደ መጣ አሁን ኢትዮጵያ ውስጥ እንጂ በቃ ደስ የሚል ምግብ እንደሆነ አሁን ቅርብ ጊዜ አውቄያለሁ። ሲበላ በምንም ነገር ሲበላ ደስ እንደሚል ብቻውን ሎሚ ተደርጎበት ከትፎ የሚበላው የሚጣፍጠውም ከሰላጣ ጋም ጁስም ተመቶ ሁሉም ነገር ቆንጆ ነው። እና ራሳችንንም ለመጠበቅ ጠንከርም ለማለት ያግዘናል። ስለዚህ አቮካዶ የመጀመሪያ ምርጫ ሆኗል ማለት ነው። ሌላው ፓፓዬ አናናስ ምናምን ደስ ይሉኛል እንጂ በጣም ወዳድ እንደዚህ እንደዚህ አድርጌ እወዳችኋለሁ እንዲህ እንዲህ እየሰራሁ እበላለሁ። የምላቸው አይደሉም አሁን ላይ ግን ያው እንዳልኩት ፓፓያ ነው የምወደው። በተረፈ ደግሞ እንግዲህ ያው ስለ አትክልቶች ጥቅም ከዚህ በፊት በጣም ብዙ ጊዜ ተምረናል ምናምን ግን ተግባራዊ እያደረኩት አይደለም ያሉት እየተመገብኩም አይደለም ያለሁት። ግን ደግሞ ለጥያቄው መልስ የሚሆነው ምንድነው? የምትወጂው የአትክልት አይነት ምንድነው ለሚለው ጥያቄ የምወደው አትክልት አይነት አቮካዶ ነው። አሁን ላይ አመሰግናለሁ

የትኛውን የባህላዊ ምግብ ትወዳለህ ነው? የሚለው የትኛውን የባህላዊ ምግብ ትወጃለሽ ብዬ ያው እኔ ሴት ስለሆንኩኝ እንደተለመደው ጥያቄዬን አስተካክዬ እጀምራለሁ ማለት ነው። የምወደው የባህል አይነት በቃ ኢትዮጵያ እኮ በጣም ደስ የሚልህ ነገር ምንድነው? በባህላዊ መግቦች በቃ እጨቅ ያለች ነች። ማለት ደሞ የሚገርመው ፓርት ምን መሰለህ? በየአካባቢው የሆነ የሆነ በጣም የተለያየ አይነት ባህላዊ ምግቦች አሉ። በጣም የሚገርመው ማለት ነው በቃ በጣም እና ደግሞ አሁን ላይ ከተማ ላይ እያመጧቸው በቃ በጣም ተወዳጅ እየሆኑ ነው ያሉት እና። ሌላው ደግሞ በበዓላት ቀናት ራሱ የሚበሉት የባህል ምግቦች ይለያሉ። ሀገራቱ አሉ የሚበሉት ይለያሉ። እንደው የተወሰኑትን እኔ እንኳን የተወለደው ተወልጄ ያአደኩት አዲስ አበባ ነውና እዛ አካባቢ ያው ከተለያየ ቦታ የመጡ ምግቦችን እንበላለን። ግን ደግሞ አዲስ አበባ እንደመኖሪያው ለምሳሌ አዲስ አመት ሲኖር ዶሮ ይታረዳል። ስጋ በደንብ ጥብሶች ካሉ ምናምን በደንብ ይሰራል። ከአዲስ አመት በኋላ ደግሞ ጥምቀት የሚባል በዓል አለ። የዛን ጊዜ በቃ የሚገርመው ፓርት ምንድነው? እና ጥምቀት ጥምቀት አልኩኝ መስቀል ማለቴ ነው ይቅርታ። መስቀል ምን ምንድነው? የሚከበረው መሰለህ መስቀል ላይ በጣም ብዙ አገራት አይ ሚን አካባቢዎች ኢትዮጵያ ውስጥ አሁን ለምሳሌ ጉራጌ ደቡብ አካባቢ ምናምን ያሉት በቃ ሰው ራሱ እሱን ለማክበር ነው የሚሄደው እና እዛ ላይ የሚበሉ ምግቦች በቃ ጥሬ ስጋ ይበላል። ክትፎ ይበላል። ጉራጌ ሀገር እንደውም የጉራጌ ክትፎ ነው እየተባለ አሰራራቸው የለያል ደቡብ አካባቢ ደግሞ እንደዚሁ አለ ዶሮ የባህላዊ ምግቡ አለ። እዚህ አዲስ አበባ ደግሞ ክትፎ ደግሞ አሁን በየቦታው ተለምዷል ጎመኔ የሚባል አለ እንደክትፎ ተከትፎ የሚበላ በየአይነት የሚባል አለ በጣም ብዙ የምግብ አይነቶች አሉን። እና ከእነዚህ ሁላ የምግብ አይነቶች እንደው እኔ ደስ ብሎኝ የምመገበው የምግብ አይነት ክትፉ ነው። ክትፎ ደስ ይለኛል በተጨማሪ ደግሞ ዶሮም ደስ ይለኛል። አና ጾም ሲሆን ደግሞ በየአይነቱም ደስ ይለኛል። እና ይሄንን ይመስላል እንግዲህ የኔ ምርጫ አሁን ደግሞ አዲስ ማን ያዘዋል የሚባል ልጅ አለና አዳዲስ የምግብ አይነቶችን ያመጣል። አሁን ለምሳሌ ከአርባ ምንጭ አካባቢ አምጥቶ ሬስቶራንት ውስጥ ይሸጠዋል እና በጣም የሚገርም ምግብ አለ። በጎመን በበቆሎ በስጋ እና ደግሞ በቆሎ ይሄ በበቆሎ ቂጣ ነው የሚበላው እና በቃ ስሙ ራሱ ጠፋብኝ ግን በጣም የሚገርም ምግብ ነው። እሱ ራሱ እና በቃ እነሱን ምግብ አሁን እዛ አካባቢ ስሄድ እበለዋለሁ ማለት ነው በቃ ወድጄዋለሁ። በጣም እና በጣም የሚገርመው ፓርት ምንድነው? በቃ በተለያየ አይነት ባህላዊ ምግቦች አሉን። በቃ መውደድህ አይቀርም የሆነን ፓርት የሆነ ጊዜ የሆነን ፓርት የሆነ ጊዜ ምናምን ነው የምንበላው እና ይሄንን ይመስላል እንግዲህ ብዙ አይነት የባህል ምግቦች አሉ። እንግዲህ አጣጥመን እንበላለን ማለት ነው። ከክትፎ እስከ ጥብስ ከጥብስ እስከ ዶሮ ከዶሮ በቃ ምን ቅጡ ዱለቱ በየአይነቱ ሽሮ ስንት አይነት የምግብ አይነት አለ? አልኩ መስመአም ኢትዮጵያ ውስጥ ይሄንን ይመስላል እንግዲህ አመሰግናለሁ።